የቀረው ምግብ ትበላለህ ብለህ ብትጠይቂ ጥያቄ? የቀረበ ምግብ እባላለሁ በፊት ላይ ግን እዛ እንደነበርኩኝ የቀረበው ወጪን አልበላም ነበር። በጣም አስቼክ ትመጣለህ አሁን ግን የቀረበ ምግብ እባላለሁ። ምግቡ አሪፍ ከሆነና እርዎታ ላይ ከተቀመጠ ምግቡ የቀረ ምግብ በሙሉ ምንም ችግር የለብኝም። ያው ምን አሪፍ ከሆነ መላል ነው።

ምን ያህል ጊዜ ስብሰባ ታደርጋላችሁ ይለናል? ጥያቄ ጥያቄ ያው ብዙ ጊዜ በወር ብዙ ጊዜ ስብሰባዎችን እናደርጋለን እንደውም ከሳምንታቱም ከስብሰባዎችም የምናደርግበት ስብሰባ ጊዜ አለ። ያው ስብሰባዎች እንዳስፈላጊኝነታቸው ስብሰበን ልንወያይ እንችላለን። ያው በጣም አስፈላጊ ለሆነ ጊዜ ሰልድ ደግሞ በየቀኑ ልንሰበሰብ እንችላለን። ግን የተለመደ የምንሰበሰበው በስምንት ቀን አስራ አምስት ቀን በወር እንደዚህ

ሙዚየም አይነት ሙዚየም አይነት ትወዳለህ ብለህ ልትጠይቂ ጥያቄ? አዎ ሙዚየም አይነት እወዳለሁኝ። ያው ሙዚየም ደግሞ አንዳንድ ባለው ነገሮች በቅርስ የተመዘገቡበት ብዙ ነገሮች ስላሉ። እነሱን ነው ቁም የት ለመወድ እነሱን ለመጎብዬ ስል መሄድ እወዳለሁ ወደ ሙዚየም። ያው ማንኛውም ሰው የሚወደው ነገር ስለሆነ ሙዚየም መሄድ እዛኛው ሰው ሙዚየም መሄድ ይፈልጋል። ስለዚህ እኔ ሙዚቃ የምሄደው እንዳለ

የአካል ብቃት እንቅስቃሴ ታደርጋለህ ብለህ ለጠየከኝ ጥያቄ? ያው የአካል ብቃት እንቅስቃሴዎችን አደርጋለሁ ያው የአካል ብቃት እንቅስቃሴ ደግሞ በጣም አስፈላጊ ነገር ነው። ለጤና እንዲሁ ለሞራል ርካታ በጣም አሪፍ ነገር ስለሆነ የአካል ብቃት እንቅስቃሴዎችን አደርጋለሁ። በየሶስት ቀኑ እንደውም በየስምንት ቀኑ ቀየሩኝ አንዳንዴ ወጣ እያልኩኝ። የአካል ብቃት እንቅስቃሴዎችን አደርጋለሁ

የጫማ ቁጥርህ ስንት ነው? ብለህ ለጠየከኝ ጥያቄ ያው እንደ ጫማዎቹ ይለያያል። የጫማዎቹ ሰፊ ከሆኑ አርባ ሰላሳ ዘጠኝ ቁጥርም ይሆነኛል። የምወዳቸው ሰፋ ያለ ከሆነ እንዲሁም አንዳንድ ደግሞ ሽፍን ጫማዎች ሁነው የምወዳቸው ጠበብ ጠበብ ያለ ከሆነ እስከ አርባ አንድም አርባም ሰላሳ ዘጠኝም ይሆነኛል። ግን ይሄን ያው ብዬ የምናገረው ነገር የለም ለምሳሌ ሲሊፐሮች ከሆኑ ወደ አርባ ሁለትም የሚሄዱ ነገሮች አሉ። ስለዚህ የጫማ ቁጥር ስንት ነው ለጠየከኝ ጥያቄ ከሰላሳ ዘጠኝ እስከ አርባ ሁለት ያሉት ጫማዎቹ ይሆኑኛል።